በዚህ ቅዳሜና እሁድ ምን ታደርጋለህ? ለሚለው ጥያቄ ያው በእርግጥ ቅዳሜና ወደ አብዛኛው የእረፍት ጊዜ ነው የእረፍት ስል ከመንግስት መስሪያ ቤት ምሰራበት ውጪ ስለሆነ አንዳንድ አዳዲስ ነገሮችን ለመፈለግ እሞክራለሁ። በስራ ሊሆን ይችላል በማዝናኛ ሊሆን ይችላል። ግን አብዛኛው እንደምታውቀው እሁድና ቅዳሜና እሁድ የ የእግር ኳስ ጊዜ ስለሆነ የእንግሊዝ ሊሆን ይችላል የስፔን ሊሆን ይችላል የጀርመን ሊሆን ይችላል የጣሊያን ሊሆን ይችላል እነዚህን የሚያይበት የሚዝናናበት ከጓደኞቼ ወይም ከቤተሰቤ ሆኜ የምዝናናበት ነው። የእረፍቴን ጊዜ እኔ በኳስ ነው የማጣጥመው። ያው እሁድ ጠዋት ደግሞ ቤተክርስቲያን እየነው እሳለመውና ከዛ ከቤተክርስቲያን በኋላ ደግሞ የእግር ኳስ ጨዋታ እናደርጋለን። ከሰፈር ልጆች አብረን እንጫወታለን። ለመዝናናት ወይም በብር ራስ አስይዘን ወይም በሆነ በሚበላ ነገር ወይም በሚጠጣ ነገር ነው ሁሌም የምንጫወተው እና እሁድ በጣም ደስ የሚል ቀን ነው የሚሆነው። ለኔ ከዛ ከሰአት በኋላ ያለ ደግሞ ትንሽ ከተማ ወጠን የእግር እንቅስቃሴ ወይም የእግር ጉዞ እናደርጋለን አዲስ አየር ወይም ንፋስ ለመውሰድ ማለት ነው። ያው አብዛኛው ደግሞ ወደ ኢንተርቴርቴመንት የ ሬስቶራንት ገብተን ኳስ የምናይበት ነው የሆነ ለስለስ ያለ መጠጥ እየጠጣን እየተጨዋወትን አሪፍ የሆነ ጊዜ ኳስ የምናይበት ነው። ስለዚህ እኔ ቅዳሜ እና እሁድ ሁሌ በኳስ በማየት በጣም ከበድ ከበድ ያህል ጨዋታ ያሉት ከነ አርሴናል ያህል ማንችስተር ያህል ማድሪድ ባርሳ ልክ እነዚህ ሲኖራቸው አብረን ነው የምናየው። በተለይ ደግሞ አዳዲስ ነገሮች ደግሞ ከ ያለኝ ስራ አንፃር በተጨማሪ ስራ ለመስራት ደግሞ አድ አንድ በዌብሳይቶች ሰርች አደርጋለሁ። ብዙ አይነት ወብሳይት አለው በዚህ በኦንላይን ስራ የሚሰሩ ስለዚህ እነሱ ነገሮች በሚችልበት ችልታ በመተርጎም ለሆን ይችላል በማስተርጎም ለሆን ይችላል ወይ በሆነ ችሎታ በግራፊክ ዲዛይን ወይ በቪዲዮ ኤዲቲንግ ብዙ ስራ እዛ አፈላልጋለሁ እንደተጨማረ ስራ ማለት ነው። ያው ከተገኘ ደግሞ በጣም አሪፍ ስለሆነ ከአሁኑ ሁኔታ አንፃር ኑሮን ለመሸሻል በጣም ብዙ ነው ምጥረውና እንደ ስራ ደግሞ አሁን ለሚፈልግበት ነው ቀን ነው። ስለዚህ ቅዳሜና እሁድ ደግሞ ቤተሰብ ጥየቃ ወይም ዘመድ ጥየቃ ጓደኛ ጥየቃ አብዛኛው የታመመ ሰው የታረሰ ሴት አራት ሴት ለመጠየቅ የምሄድበት ትርፍ ጊዜ ስለሆነ በጣም ጥሩ ነው አብዛኛው ግን ከጓደኘቴ የማሳልፈው ጊዜ ነው። ሞልተውና ደስ የሚል ጊዜ ስለሆነ ለዚህ ነው ለሱ ነው እኔ አብዛኛው ጊዜየነ የማሳልፈው። አዎ ሆኖም ግን ቅዳሜና እሁድ ተጨማሪ ደግሞ የእግር እንቅስቃሴ እንዳለው ሁኖ አልፎ አልፎ ደግሞ የ የስፖርት ምሰራበት ነው ጠዋት እና ማታ ጠዋት ትንሽ የፑሻፕ አንዳንዴ ደግሞ ወደ ጅም ቤት ሄጄ ትንሽ ሰውነቴን ለማስተካከል ወይም ውፍሬቴን ለመቀነስ ትንሽ ለመስራት እሞክራለሁ እና አብዛኛው ጊዜው ከስራ አንፃር ምቹ ስላልሆነ በቅዳሜና እሁድ ደግሞ እንደ ትርፍ ሰዓት ወስጄ ነው የምሰራበት። በአብዛኛው ግን ንዝናናበት ጊዜ ነው ምዝናናበት ብዙ አለው ፕሌይስቴሽን በመጫወት ሊሆን ይችላል ፕላውስ በመጫወት ሊሆን ይችላል ወይም ከጓደኞቼ የሆነ ጨዋታ በመጫወት ሻይ ቡና እያልኩ እየጠጣን። ስለዚህ እንደ እረፍት ጊዜው አብዛኛው የጨዋታ ጊዜ ብዬ ነው የምወስደው አንዳንድ ሰው ደግሞ አብዛኛው ቅዳሜና እሁድ የስራ እረፍት እስከ ከመሆኑ አንፃር። ወደ መጠጥ ቤት ነው የሚሄዱት እኔ አንደሱ አይነት አልደግፉም ምክንያቱም ከመጠጥ ቤት የሚገኝ ነገር የለም። መጠጥ ብዙ የኪስ እጥበትን የሚካድብን የሚካድብህ ከጠጣህ ደግሞ ያው እንደ ሰካራም ነው። ምትቆጠረው በዛ ላይ ደግሞ ከመጠን በላይ ቀጠ ቀጠጣህ ደግሞ ስካር አለ ስካር ካለ ደግሞ የመውደቅ አለ የሆነ ከሰዎች መጣላት መጋጨት ሊሞት ሊኖር ስለሚችል ከእነዚህ ነገሮች መጠንቀቅ አለብን። በእረፍት ጊዜያችን ማለት እሁድና ቅዳሜ የሚያዝናና ነገር ነው ማየት ያለብን። እንደ እግር ኳስ ያለ ነገሮችን ወይም በራስህም ኳስ በመጫወት ሊሆን ይችላል ወይም የ የውጭ ሀገር ኳስ ኳሶች በማየት ሊሆን ይችላል። ስለዚህ እኔ የምጠቀምበት ለመዝናኛ ነው እና መዝናኛው ደግሞ ኳስ በመጫወት እና ኳስ በማየት ነው እያ የሆነ ስፖርት በመስራት ነው።